ከደንበኞች ጋር ትገናኛለህ አው የውልህ አሁን ሰይፉ እየለፈለፈ ነው። አንዱ ደንበኛዬ እሱ ነው እሁድ እሁድ እሱን ጠብቄ ነው ማይ ስለምግብ ያወራል ስለፍስክ ስለፆም።

በበጋ ወቅት ምን ታደርጋለህ? ያው በጋ ክረምት የለ ዝም ብለን መስራት መሯሯጥ ነው እስከሚደክም መፍጋት። ጠብ የሚል ነገር የለም እንጂ። እስቲ አንተ ጠብ የሚል ነገር ላክ

"መብራት ሲቋረጥ ምን ታደርጋለህ?" ጨለማውን ለማስወገድ ሻማ፣ ግብደ ለመስራት ከሆነ ፈልጥ፣ ክሰል፣ በተገኘው ዝም ብሎ ቁጭ አይባልም ጨጓራ አይደለም የያዝ

የምትወደው ሬስቶራንት የት ነው? ጥሎብኝ ሬስቶራንት አልወድም እቤቴ ነው በቃ አብስዬ የምበላው የማበስለውም እራሴ ነኝ መጠጥም ከሆነ ጠላ አዘጋጃለሁ ቤቴ ምን አደከመኝ